በአካባቢዎ ድልድይ አለ አዎ ድልድይ አለ። ከረጅም አመታት በፊት ከዛሬ አስራ አራት አመት በፊት የተሰራ ወንዝን አቋርጦ የሚያገናኝ ድልድይ ትልቅ ድልድይ አለ። ያንን ድልድይ በጣም የምወደውና ለሀገራችን ለማህበረሰባችን ትልቅ ችግርን የፈታ አይደለም

የሞባይል ዳታ ትጠቀማለህ? አዎ የሞባይል ዳታ እጠቀማለሁ። አሁን ይሄን ነገር እየተጠቀምኩ ነው ያለሁት። እና በተደጋጋሚ ብቻ ሳይሆን ሁል ጊዜ የምጠቀመው የሞባይል ዳታ ነው። የሞባይል ዳታ በጣም ገንዘብ ይበላል። ገንዘብ ይወስዳል በዛም በጣም አማሮናል አማሮኛል

ትንኞች በአካባቢዋ አሉ። አዎ ትንኞች በአካባቢያችን አሉ። ከዛም አንፃር ስንተኛ ሌሊት። ጭስን በማጨስ ትንኞችን ለመጥፋት እንዲሁም አጎበርን በመጠቀም ለመኝታችን ትንኞች እንዳይነኩን በማድረግ እንጠቀማለን

ከስራ ሰዓት በኋላ ትሰራለህ? አዎ ከስራ ሰዓት በኋላ እሰራለሁ ግን የምሰራው ሌላ ተጨማሪ ስራ እሰራለሁ። በቤት ውስጥ ቤተሰብም በማገዝ እንዲሁም ጎረቤቶቼን በማገዝ ሌሎች ከስራ ሰዓት በኋላ ያሉ ሌሎች ስራዎችን በመስራት አሳልፋለሁ ያንን በማድረጌም በጣም ደስታ ይሰማኛልና። እነዛ እነዛ

አካባቢውን ይወዱታል አዎ አካባቢዬን እወደዋለሁ አካባቢ የተወለድኩበት ቦታ ነው። ማህበረሰቤ ያሳደገኝ ማህበረሰብ ነው። እና የማህበረሰብ ከዛ ማህበረሰብ በመውጣቴ በጣም ኩራት ይሰማኛል። በጥሩ ማህበረሰብ ነው ያደግኩት እና ከዛ

ገመድ መጠቀም ታውቃለህ? አዎ። ገመድ መጠቀም አውቃለሁ ገመድ ለዝላይ ለስፖርታዊ ጨዋታ የምንጠቀምበት ነገር ነው። ሲቀጥል እንጨቶቼን ለማሰር የምንጠቀምበት ነው። እና ከብዙ አንፃር አገልግሎት ስለሚሰጥ ገመድን በብዙ አገልግሎት ተጠቅሜው አውቃለሁ

ስራህ አድካሚ ነው አዎ ስራዬ በጣም አድካሚ ነው አድካሚነቱ አሪፍ ክፍያ አይከፈለንም ነገር ግን ስራዬ በጣም አድካሚ ነው። ጠዋት ገብተን ማታ ነው የምንወጣው እና ሳምንቱን ሙሉ በስራ ላይ ነው የምናሳልፈው። እና ለቤተሰብ የምንሰጠውም ጊዜ ጥቂት በመሆኑ ስራችን በጣም አድካሚ ነው። ስራዬ በጣም አድካሚ ነው።

በቀን ስንት ሰዓት ስልክ ትጠቀማለህ? ለሚለው በቀን ቢያንስ ለአስር ሰዓት ስልኬን እጠቀማለሁ ስልኬ የእለት ተእለት ተግባሬንም ማከናውንበት በመሆኑ የኦንላይን ስራዎችን ሰዎች ጋር ግንኙነት የምፈጥርበት በመሆኑ በቀን ከአስር ሰዓት በላይ በስልኬ እጠቀማለሁ

"በአንድ ጊዜ ብዙ ስራዎችን ታስተናግዳለህ?" አዎ፤ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ። በስልክ፣ በቢሮ እና በቤተሰብ የሚመጡ የተለያዩ ስራዎችን አስተናግዳለሁ። በዛም ብዙ ሀላፊነቶች እንዳሉብኝ አስባለሁ። እና ብዙ ስራዎችን እሰራለሁ። ብዙ ስራዎችን በአንድ ጊዜ አስተናግዳለሁ።

እድለኛ ነገር አለህ? እድለኛ ነገር የለኝም በህይወቴ እድል የላቸውም ከሚባሉት ሰዎች ውስጥ አንዱ እኔ ነኝ። ሎተሪም ሆነ የተለየ ነገር እድል ያለው ነገር ሞክሬ ተሳክቶልኝ አያውቅም። እና እድለኛ ነህ ወይ ነገር አለህ ወይ ለማለት የሚያስችል ነገር የለኝም

የትንኝ መረብ ትጠቀማለህ? አዎ የትኝ መረብ እጠቀማለሁ። በሀገራችን በሀኪም ቤት ትእዛዝ። ምክንያት ለማህበረሰባችን የትንኝ መከላከያ መረብ። ይሰጠናልና በዛ አንፃር። የትንኝ መረብ እጠቀማለሁ። ያንን በመጠቀሜ ከእነሱ እከላከላለው

ሽማግሌዎችን እንዴት ታከብራለህ? ይላል ሽማግሌዎችን በብዙ አይነት መንገድ አከብራለሁ ለምሳሌ ቦታዎችን በመስጠት ሰላምታዎችን በማቅረብ ብዙ ብዙ ነገሮችን በማክበር ስራዎችን በማገዝ የተለያዩ ነገሮችን እነሱን በማገዝ በማድረግ ይህን ነገር በማድረግ ሽማግሌዎችን አከብራለሁ እድሎቼን ሀሳቦቼን እንዲሰጡ በማድረግ ሽማግሌዎች

ስራህን ትወደዋለህ? አዎ ስራዬን እወደዋለሁ የምኖረውም የምተዳደርበትም ቤተሰቤንም የምመራበትም ከዛ አንፃር በመሆኔ ሰው ስራ ካልሰራ እየኖረ ነው ለማለት ስለሚከብድ ከዛ አንፃር ስራዬን በጣም አጥብቄ እወደዋለሁ። ስራዬን በመውደዴም አሁን እየሰራሁ እገኛለሁ።

ቀልድ መናገር ትወዳለህ? ቀልድ መናገር አልወድም ቀልድ ከመናገር ይልቅ ቁም ነገርን ማዘውተር እወዳለሁ እና ከዛ ከዛ አንፃር ቀልድ መናገር አልወድም ቀልድ መናገርም አልችልም እና ከዛ ከዛ አንፃር ቀልድ መናገር አልወድም

የፀሀይ መውጣትን ታያለህ? አዎ የፀሀይ መውጣትን በጣም ነው የምናፍቃትና ፀሀይ ከመውጣቷ አስቀድሜ ከመኝታዬ በመነሳት ፀሀይ ስትወጣ ማየትና የጧቷን ፀሀይ ስሞቅ በጣም ስለምፈልግ የፀሀይ መውጣት ሁልጊዜ እመለከታለሁ።

ለሌሎች ማስተማር ትችላለህ? አዎ ያለፍኩበትን ነገር ያጋጠመኝን ነገር ለሌሎች ማስተማሪያ እንዲሆን እነሱ እኔ ባለፍኩበት መንገድ እንዳያልፉ ለተቸገርኩበትን ነገር እንዳይቸገሩ ለማድረግ። ለሌሎች ብዙ ያለፍኩባቸውን ነገሮች አስተምራለሁ

አዲስ ቴክኖሎጂ መማር ትወዳለህ? አዎ አዲስ ቴክኖሎጂ መማር እወዳለሁ። ሁልጊዜም አዳዲስ ቴክኖሎጂዎችን ማወቅ መገንዘብ እንዴት እንደሚሰሩ። እንዴት እንደሆነ ማድረግ ያለብኝ መማር እፈልጋለሁ። ከዛም አንፃር ኢንተርኔት ላይ ብዙ ትምህርቶችን እመለከታለሁ

ጫጫታ ታገኝበት ትችላለህ። ጫጫታ ያለበት ቦታ በብዛት። አልገኝም። እና ከዛ ከዛ አንፃር እንደዚህ አይነት ቦታዎችም መሄድም ስለማልፈልግ። እንደዚህ አይነት ቦታ ላይ መገኘት አልችልም። እና እዛ ቦታ ላይ ባለመገኘቴም ኩራት ይሰማኛል

ዋይፋይ ትጠቀማለህ? አዎ ዋይፋይ እጠቀማለሁ አልፎ አልፎ ይህን ዎይፋይ የምጠቀመው የተለያዩ መዝናኛ ቦታዎች ስሄድ በማገኛቸው ፍሪ ዋይፋይ ነው እንጂ በቤቴ ዋይፋዬ እንኳን አልጠቀምም። ነገር ግን በካፌዎች በሬስቶራንቶች በመዝናኛ ቦታዎች ግን ዎይፋይ እጠቀማለሁ

የተበላሸ ነገር ማስተካከል ትችላለህ? ያው ሁሉንም ባይሆንም የተበላሸ ነገር ለምሳሌ ስልክ ማስተካከል እችላለሁ ከዛ ባለፈ እንኳን ማስተካከል የምትችላቸው ነገሮች የሉም ግን ጥቂት ጥቂት ነገሮችን ማስተካከል እችላለሁ ቴሌቪዥን ማስተካከል እችላለሁ ስልክና ቴሌቪዥን

የወተት ተዋጽኦ ትወዳለህ? አዎ የወተት ተዋጽኦ እወዳለሁ። እንደ እርጎ አይብ ትኩስ ወተት የመሳሰሉትን። የወተት ተዋጾዎች እወዳቸዋለሁ። እነሱን በመመገቤ ጠንካራ የሆነ ሰውነት ገንቢ የሆነ ሰውነት እንዲኖረኝ አድርጓል። እና የወተት ተዋጽኦ ጥንካሬዎችን ስለሚሰጥ እወዳቸዋለሁ።

ምን አይነት መሳሪያዎች ትጠቀማለህ? በስራ ቦታ መሳሪያዎችን ምጠቀማቸው እንደ ላፕቶፕ፣ እስኪብርቶ፣ ወረቀቶች ኮምፒውተሮች እንዲሁም ስልክ እነዚህን የመሳሰሉትን መሳሪያዎች እጠቀማለሁ ውሃ ለመጠጣት ደግሞ እንደ ፍሪጅ አይነቶችን እጠቀማለሁ

"የደንበኛ እርካታን ታሳውቃለህ?" አዎ። የደንበኛ በስራችን ረክቷል ወይ? አረካም ወይ? የሚለውን ምን ያህል ደስታን አግኝቷል? ምን ምን ነገሮችን ከእኛ አግኝቷል የሚለውን የደንበኛ እርካታ መስጫ ወረቀትም አለን። ሀሳብ መስጫ፤ ከዛም አንፃር ሀሳብ እንዲሰጥ አደርጋለሁ። በአካልም እንጠይቃቸዋለን።

ምን? አይነት ቦርሳ ትጠቀማለህ ይላል። የምጠቀመው ቦርሳ በጀርባ የሚታዘል የላፕቶፕ አይነት ቦርሳ እንዲሁም በቆዳ የተሰሩ ቦርሳዎችን መጠቀም እወዳለሁ። እመርጣለሁ እና እነዚህ አይነት ቦርሳዎችን አዘውትሬ በስራ ቦታዬ እጠቀማለሁ።

ሌሎችን መርዳት ትወዳለህ? አዎ ሌሎችን መርዳት እወዳለሁ ሲቸገሩ ሲያዝኑ ሳይ መርዳትን እወዳለሁ። ያደኩበት ማህበረሰብ ያደኩበት ቤተሰብ ይህን ነገር ሲያስገነዝበኝ ሲያደርግ የሰዎችን ሰዎችን ሲያግዝ ሲኖር። ስለሆነ ይሄን ነገር ሲያስተምረኝ ስለሆነ ሰዎችን መርዳት በጣም ነው የምወደው

ኮከቦችን መመልከት ትወዳለህ? አዎ ኮከቦችን መመልከት እወዳለሁ። ማታ ላይ ቁጭ ብዬ ከጓደኛ ከቤተሰብ ጋር በተለይ ደግሞ ከፍቅር አጋር ጋር ሆኖ። ኮከቦችን እየቆጠሩ የትኛው ኮከብ ከየትኛው ኮከብ እንደሚበልጥ የትኛው ኮከብ በጣም እንደምታበራና ይሄን ነገር እያዩ ከጓደኛ ጋር ከፍቅረኛ ጋር ቁጭ ብሎስ መመልከትን በጣም እወዳለሁ። ሁልጊዜም የማደርገው ነገር ነው።

ከደንበኞች ጋር ትገናኛለህ? አዎ ከደንበኞች ጋር እገናኛለሁ በድርጅቱ ውስጥ ብዙ ከደንበኞች ጋር የሚያገናኙኝ የስራ ሁኔታዎች አሉ። የደንበኛ አያያዝ እና ጥበቃ የደንበኛ አስተያየት መቀበያ አካባቢ ላይ በብዛት ደንበኞችን በማነጋገር እሰራለሁ። ከዛም አንፃር ለስራችን አሪፍ ነገር ስለሆነ ከደንበኞች ጋር መገናኘት አዟዝሬ ከደንበኞች ጋር እገናኛለሁ

ምን አይነት ዳቦ ትወዳለህ? የምወደው ዳቦ ከስንዴ የሚዘጋጅ ባህላዊ የዳቦ አይነት ነው የምወደው በኢትዮጵያ ባህል የሚዘጋጅ በኮባ ተጠቅሎ የሚጋገር ምጣድ ላይ በባህላዊ መንገድ በእንጨት ሳት ተዘጋጅቶ የሚካሄደውን የስንዴ ዳቦ በጣም ይበልጥ እወደዋለሁ

ቡና መፍጨት ታውቃለህ? አዎ ቡና መፍጨት አውቃለሁ። ቡና በየቡና ማሽን መፍጫ አለ። በሱ መብራት ላይ ሶኬት በመሰካት ከዛን ቡና መፍጫ ውስጥ ቡናውን በመክተት። የቡና መፍጫዋን ማሽን ስን ማስነሻዋን ስንጫናት ቡናውን እንፈጫለን ማለት ነው ይፈጭልናል ማለት ነው። በቤተሰባችን ውስጥ ቡና በመፍጨት አግዛቸዋለሁ።

ወደ ስራ በሰአቱ ትደርሳለህ? አዎ ወደ ስራ በሰአቱ ነው የምገባው ያ የሆነበት ምክንያት ደግሞ በጧት በመነሳቴ ነው። ቀድሜ ወደ ስራ ከመግቢያ ሰዓቴ ከሁለት ሰዓት በፊት ቀደም ብዬ በጧት በመነሳት ከዛን በታክሲ በመያዝ ቀድሜ ሰዓቱ ላይ ከመድረሴ በፊት ቀድሜ ቢሮ እገኛለሁ

መዘመር ትወዳለህ? አዎ መዘመር እወዳለሁ? ሃይማኖቴ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ቤተክርስቲያን ውስጥ መዝሙራቶች በጣም ጎልተው ይሰማሉ። እና በጣም በህዝብ ዘንድ ከሃይማኖት ውጪ ያሉ ሰዎችም ይወደዳል። እና መዝሙርም እዛ ቤተክርስቲያን እየሄድኩ እዘምራለሁ።

ማብሰል ትችላለህ? አዎ ማብሰል እችላለሁ። በቤታችን ውስጥ በቤተሰባችን ውስጥ በምግብ በማብሰል እንዲሁም ከወንድ ልጆች ውስጥ ምግብ በማምሰል እኔ ነኝ በደንቡ የምችለው። እና ለቤተሰቤም ምግብ በማብሰል አንዳንድ ቀን አግዛቸዋለሁ። በተረፈ የራሴን ምግብ ራሴ እየሰራሁ ነው የምበለው። እና ብዙ አይነት የምግብ አይነቶችን ማብሰል እችላለሁ። እንደ ፍርፍር፤ ፓስታ ሽሮ ወጥ፣ ጥብስ የመሳሰሉትን የተለያዩ አይነት የኢትዮጵያ ባህላዊ ምግቦችን። ከዶሮ ውጪ ሁሉንም

በቀን ምን ያህል ውሃ ትጠጣለህ? በቀን ወደ ሁለት ሊትር የሚሆን ውሃ እጠጣለሁ ከመኝታዬ እንደተነሳሁ ገና ማታ ስተኛ በብርጭቆ ውሃ አዘጋጅቼ አጠገቤ አድርጌ ነው የምተኘው። ከመኝታዬ እንደተነሳሁ ያንን የብርጭቆ ውሃ እጠጣለሁ። በመቀጠል ምሳ ስበላ ቁርስ ስበላ እራት ስበላ በጣም ውሃ እጠጣለሁ ውሃ ለጤና በጣም ጥቅም አለው። እና የደም ጥራትን የደም ዝውውርን ስለሚሰራልን አሪፍ ስለሚያደርግልን ውሃን አብዝቼ እጠጣለሁ።

የህዝብ ማመላለሻ ትጠቀማለህ? አዎ የህዝብ ማመላለሻ እጠቀማለሁ ከቤት ወደ ስራ ከስራ ወደ ቤት የምመላለሰው እንዲሁም ከሆነ ቦታ ወደሆነ ቦታ ለመመላለስ የምጠቀምበት የታክሲ አይነት የህዝብ ማመላለሻ ነው እና የህዝብ ማመላለሻ ውስጥ ብዙ አይነት ነገሮችን ከህዝብ ጋር ማህበራዊ ነገሮችን እንጋራለን እና የህዝብ ማመላለሻን አብዝቼ እጠቀማለሁ

"ምን አይነት ሙዚቃ ትወዳለህ?" ያው የምወደው ሙዚቃ የኢትዮጵያን የድሮ ሙዚቃዎች በጣም ደስ ይሉኛል። የኢትዮጵያን የድሮ ሙዚቃዎችን እና የትዝታ ሙዚቃ በጣም ይመቸኛል። የትዝታ ሙዚቃዎች ትልቅ ትርጉም አላቸው እና የልጅነቴ ትውስታዎችም ስለሚያሳየኝ የድሮ ሙዚቃዎችን እወዳለሁ።

በቡድን መስራት ትወዳለህ? አዎ። በቡድን መስራት እወዳለሁ በቢሮዬ ውስጥ በስራ ቦታዬ ውስጥ በቡድን ነው የምንሰራው። ብዙ ሆነን ነው የምንሰራው ስራ እሱ ብቻ ሳይሆን ምግብ እንኳን ስበላ ከሰው ጋር በብዛት ሆነን ሲሆን ደስ ይለኛልና ያለውን የሰውን አተያይ፣ የሰውን አመለካከት በዛ ውስጥ ትረዳለህና ከአንዱ የሚያውቀውን አንዱ እንዲያውቅ ብዙ ጥቅም ስለሚያደርግ በቡድን መስራትን እወዳለሁ እመርጣለሁ።

የምታስታወሰው ጥሩ መምህር አለ? አዎ የማስታውሰው ጥሩ መምህር አለ ወደ ሰባተኛ ክፍል እና ወደ አስራአንደኛ ክፍል ያሉ ሁልት መምህራቶች መቸም አይረሱኝም የሰባተኛ ክፍል መምህሬ እንግሊዘኛ መምህሬ ናቸው እና ከነሱ ጋ በጣም ከመቀራረቤ የተነሳ የክፍሉን ስም እንኳን የምጠራው እኔ ነበርኩ ሁለተኛ የ አስራአንደኛ ክፍል መምህሬ ደግሞ ሂሳብ መምህሬ በጣም ጎበዝ መምህር ከሞሆኑ በጣም ሲያስረዳ በጣም ጎበዝ ከመሆኑ የተነሳ እሱንም በጣም አስታውሰዋለሁ

የቤት እንሰሳ አለህ? አዎ የቤት እንስሳ አሉኝ። እንደ ድመት ውሻ ዶሮ እንዲሁም በጎች አሉን። እና ከእነዚህ ጋር የምታሳልፈው ጊዜ በጣም ደስ ይላል። ሁሉም የተለያየ አይነት ባህሪ አላቸው። ውሻ በጣም ከሰው ጋ የተለየ ቀረቤታ አለው የተለየ ፍቅር አለው። ድመትም እንደዛው የተለየ ፍቅር አላት። በጎችም እንደዛው የተለየ ፍቅር አላቸው። በጎች ለየት ያለ ባህሪያቸው በጣም የመደንገጥ ባህሪ አላቸው። እና እነዚህ የቤት እንስሳዎች አሉኝ

መብረቅ ፈራ ነው። ጥያቄው እንደዚህ አይመስለኝም ጥያቄው መብረቅ ትፈራለህ ወይ ለማለት ከሆነ? መብረቅ አልፈራም ያው መብረቅ የሚያስፈራ ነገር ነው በነገራችን ላይ። ነገር ግን አንዳንድ ሰዎች መብረቅ በስልክ ይመጣል በቴሌቪዥን ይመጣል ብለው ያስባሉ። እኔ ደግሞ እንደዚህ አይነት አመለካከት የለኝም መብረቅና ስልክ ምንም አያገናኘውም ብዬ አስባለሁና። መብረቅ አልፈራም። መብረቅ ድምፁ አንዳንድ ድምፁ ወይም ያስደነግጣል ነገር ግን መብረቅ ስሰማ እኔ ደስ ይለኛል። እና የዛን ወቅት ያለውን ስሜት በጣም እወደዋለሁ

በዶቄ መፍጨት ታውቃለህ በዶቄ መፍጨት አላውቅም። ዶቄ ራሱ ምን እንደሆነ ሰምቼ አላውቅም። አማርኛውንም ዛሬ ነው የሰማሁት ከአንተ። እና ዶቄ ምን እንደሆነ ለማወቅ ጥረት አደርጋለሁ። እንግዲህ ማህበራዊ ሚዲያ ላይ ዶቄ የሚል ቃላት ካለ ፈልጌ ለማንበብና ለመረዳት ይበልጥ ለማወቅ ጥረት አደርጋለሁ። ግን በዶቄ ፈጭቼም አላውቅም ዶቄ ምን እንደሆነም አላውቅም

በስራ ጊዜ እረፍት ታደርጋለህ? አዎ በስራ ጊዜ እረፍት አደርጋለሁ አእምሮዬ ሲጨናነቅ እረፍቶችን እመርጣለሁ ለእኔ ብቻ ሳይሆን ለሰራተኞችም። በስራ ጊዜ እረፍት እንዲያደርጉ አደርጋለሁ አእምሮአቸው ሲጨናነቅ። ሲቀጥል ደግሞ በስራ ጊዜ እረፍት የማደርግባቸው ሰዓታቶች ምግብ ልበላ ስል ምሳ ሰዓት ላይ እረፍት አደርጋለሁ። ሲቀጥል ወደ መጨረሻ ሰዓት ላይ አስራ አንድ ሰዓት ከስራ መውጫችን ሰዓት ቀደም ብሎ ከአንድ ሰዓት በፊት የስራ እረፍት እንድናደርግ በቢሮአችን ውስጥ እንማከራለን

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ የማደርገው ከጓደኞቼ ጋር። መጀመሪያ እርምጃ እናደርጋለን ወክ እናደርጋለን እርምጃዎችን ካደረግን በኋላ። አንዳንድ ምግብ ቤቶች ውስጥ በመግባት ሻይ ቡና እንላለን እንዝናናለን። በመቀጠል ያንን ካደረኩ በኋላ ወደ ቤተሰብ ጋር በመሄድ። የቤት ውስጥ ያሉ ስራዎችን ማታ ለምግብ ዝግጅቶች አግዛቸኋለሁ። እንደዛ ካደረኩ በኋላ ከልጆች ጋር የትምህርት ቤት ስራዎችን መልመጃዎችን አብረን አግዛቸዋለሁ።

የይለፍ ቃልህን ትጠብቃለህ? አዎ የይለፍ ቃሌን እጠብቃለሁ። የይለፍ ቃል ማለት በጣም ከባድ የሚስጥር ቁጥር ማለት ነው። ይህን የሚስጥር ቁጥር ማንም ሰው በማያገኝበት ቦታ እና ማንም ሰው ይህን የይለፍ ቃል ሊገምተው በማይችል ቦታ እንዲሁም ሊገምተው የማይችል የይለፍ ቁጥር በማስገባት አስቀምጣለሁ እና የይለፍ ቃለን ከማንኛውም ነገር ጠንቅቀ እጠብቃለሁ

ውሳኔ መስጠት ትችላለህ? አዎ ውሳኔ መስጠት እችላለሁ ብዬ አስባለሁ። በቢሮአችን ውስጥ አንዳንድ ነገሮች ሲከሰቱ አስተያየት ስጡ ሲባል ይህን ማድረግ አሪፍ ነው ወይ? የትኛውን ብናደርግ የትኛው ይሻላል? የሚለውን ስብሰባ ላይ ስንወያይ በዛ ነገር ላይ ውሳኔዎችን እሰጣለሁ። ሲቀጥል ደግሞ በቤቱ ውስጥ ህፃናቶች አሉ። እና ህፃናቶች በሚያነሱት ጥያቄ በሚያመላክቱት መረጃዎች በሚጠይቁት ጥያቄዎች ውስጥ ውሳኔዎችን እወስናለሁ። እና ውሳኔ መስጠት እችላለሁ ብዬ አስባለሁ።

ጾም ትጾማለህ? አዎ ጾም በደንብ እጾማለሁ። እንደ ሃይማኖቴ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። እና በዚህ በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ውስጥ ብዙ የጾም በዓላቶች አሉ። የገና ጾም አለ የፋሲካ ጾም አለ የነቢያት ጾም አለ የነነዌ ጾም አለ። ከእነዚህ ጾሞች ውስጥ በጣም አብዝቼ የምጾመው ጾም የገና ጾምና የፋሲካ ጾም ነው። የገና ጾም ለአርባ ቀን የፋሲካም ጾም ልክ እንደዛው ነው እና የዛን ጾም ከጠዋቱ ጀምሮ እስከ ማታ አስራ አንድ ሰዓት ድረስ በመጾም እገኛለሁ። እና ሁልጊዜ የነዚህ የገናን የፋሲካን ጾሞች ሁልጊዜ እጾማለሁ።

ምን ያህል ጊዜ ወደ ገበያ ትሄዳለህ? ለሚለው ጥያቄ ወደ ገበያ የምሄደው እንግዲህ በሳምንት እኛ ጋር ቅዳሜ ቅዳሜ የገበያ ቀን አለ። በሳምንት ቅዳሜ ቀን በሳምንት አንድ ቀን ወደ ገበያ። እሄዳለሁ ሲቀጥል ደግሞ አስቤዛ ሲያልቅ ባለቀበት ጊዜ በየትኛውም ጊዜ መቼም ቢሆን አስቤዛ ያለቀው ቀን ቅዳሜ ብቻ ሳይሆን በየትኛውም ቀን ወደ ገበያ እሄዳለሁ።

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ በጣም ደስ ይለኛል እና ዝናብ ሲዘንብ የማደርገው ነገር የመጀመሪያ እሳት እያያዛለሁ እሳት ካያያዝኩኝ በኋላ ልብስ ደህና ደህና ልብስ ብርድም አያስበርድ ልብስ እለብሳለሁ በመቀጠል በቆሎ ካለ እሸት ቀጥፍና እሳቱን እየጠበስኩ እዛ ሳሰት ውስጥ በዝናብ ውስጥ ያለውን ድባብ እየተሰማኝ እየሰማሁ በቆሎዬን እየበላሁ አሳልፋለሁ

በየትኛው ቀን ወደ ገበያ ትሄዳለህ? በብዛት የተለመደው በእኛ አካባቢ ቅዳሜ ቀን ነው። እና በብዛት ወደ ገበያ የምሄድበት ቀን ቅዳሜ ቀን ነው። እና ቅዳሜ ቀን የስራ እረፍቴም ነው። በዛን ቀን ቢሮውም ስራ ስለማገባ የዛን ቀን ቅዳሜ ቀን ገበያ እሄዳለሁ።

በየትኛው እጅ ትጽፋለህ በየትኛው እጅ ትጽፋለህ ለሚለው ጥያቄ? ቀኝ በቀኝ እጄ ነው የምጽፈው በቀኝ እጄ በደንብ አድርጌ መጻፍ እችላለሁ። በግራ እጄ ግን መጻፍ አልችልም። በቀኝ እጄ በጣም የእጅ ጽሁፌ በጣም ያምራል። እና ብዙ ሰዎችም የእጅ ጽሁፌን ይወዱታል ይመርጡታል እና ለፕሮግራሞችም ብዙ ሰዎች እንድጽፍላቸው ይመርጡኛል

ስለ ቅርብ ጓደኛህ ንገረኝ? የቅርብ ጓደኛዬ ባሳዝን ይባላል። እና ባሳዝን ከልጅነታችን አብረን ነው ያደግነው የአንድ ሰፈር ልጆች ነን። እሱ በአርባ ቀን ይበልጠኛል ሲወለድ እኔ የእሱ የክርስትና እለት ነው የተወለድኩት። እና በጣም ጥሩ ጓደኛዬ ነው በጣም አሳቢ ነው። እና በጣም ጎበዝ ታታሪ ልጅ ነው። እና ባሳዝን በጥቂቱ ለመናገር ይህን ይመስላል። እና ቁመቱ አጠር ያለ ሜትር ከስልሳ ሳንቲሜትር የሚረዝም ልጅ ነው። እና የቅርብ ጓደኛዬ በጥቂቱ ለመናገር ይህን ይመስላል።

የስራ እድገት እየፈለክ ነው። የስራ እድገት እንኳን እየፈለኩ አይደለም ግን እየፈለኩ ያለሁት የራሴን የሆነ ስራ በግል ወጥቼ መስራትን ስለምመርጥ የስራ እድገት አልፈልግም። የስራ እድገት መፈለግ ማለት በዛው ባለሁበት በስራ መስክ በዛው እድገትን ማግኘት ማለት ነው። ግን እኔ የምፈልገው ከዛ ወጥቼ የራሴን የሆነ ድርጅት ማቋቋም ስለሆነ የምፈልገው የስራ እድገት አልፈልግም።

የጧት እለታዊ ተግባራችሁ ምንድነው? የጧት እለታዊ ተግባሬ መጀመሪያ ከመኝታዬ መነሳት ከዛን ቁርስ ማዘጋጀት ቁርሴን ካዘጋጀሁ በኋላ የእረፍት ቀን ከሆነ ስራ የማልገባበት ቀን ከሆነ ብስክሌት መንዳት እወዳለሁ። ብስክሌት ከነዳሁ በኋላ ከጓደኞቼ ጋር ተገናኝቼ መጫወትን እመርጣለሁ። ከዛ በመቀጠል ካፌ ውስጥ በመሄድ ምግቦቼን የተለያዩ የሚያስደስቱኝም የሚጣፍጡኝ ምግቦቼን መብላት እመርጣለሁ እወዳለሁ።

የስልከ ባትሪ ምን ያህል ይቆያል? የስልከ ባትሪ እንደ አጠቃቀሙ ይወሰናል። ዘፈን ከሆነ የምከፍትበት አንድ ቀን ሙሉ። ዘፈን ማዳመጥ እችላለሁ ፊልም ከሆነ። ለአስር ሰዓት ያህል ፊልም ማየት እችላለሁ። በመቀጠል ኢንተርኔት ከሆነ የምጠቀመው ደግሞ ለሰባት ሰዓት ያህል። የስልኬ ባትሪ ይቆይልኛል ማለት ነው። እና እንደምትጠቀመቸው አይነቶች ይወሰናሉ። እንደሚሰራቸው የስራ አይነቶች ይወሰናሉ የስልኬ ባትሪ የሚቆይበት።

ዜና በመስመር ላይ ታነባለህ ወይ? ለሚለው አዎ ዜናዎችን በተለያዩ ማህበራዊ ሚዲያዎች ላይ አነባለሁ እከታተላለሁ ለምሳሌ ቴሌግራም ላይ በጣም ብዙ ብዙ ዜናዎችን የሚለቁ ወጣቶች ሚዲያዎች አሉ። እና ዜና ከቴሌግራም ላይ ከመስመር ላይ አነባለሁ እመለከታለሁ። እንዲሁም በጎዳና ላይ ስሄድ የሚለጠፉ ግድግዳዎች ላይ ዜናዎችን አነባለሁ

ዶሮ አለህ? አዎ። ዶሮ አሉኝ ወደ አስር የሚደርሱ ዶሮዎች አሉኝ። እና ዶሮዎች በየቀኑ ምግብ ሊሰጣቸው ይገባል። ውሃ ሊሰጣቸው ይገባልና የተለያዩ አይነት ዶሮዎች አሉኝ። የፈረንጅ ዶሮ አሉኝ የፈረንጁ አራት ዶሮዎች ናቸው። የሀበሻ ዶሮዎቹ ደግሞ ስድስት ናቸው። በአጠቃላይ አስር ዶሮዎች አሉኝ። አራቱ ወንድ ናቸው። ስድስቱ ደግሞ ሴት ናቸው።

በእጅ መሻመን ታውቃለህ? በእጅ መሻመን አላውቅም። ግን እንዴት እንደሚሰራ አውቃለሁ ምክንያቱም በሰፈሬ ላይ ሻማኔ አለ የማውቀው ጎበዝ ሻማኔ አለ እና እሱ እንዴት እንደሚሰራ፣ ጥበቦችን፣ ጋቢዎችን፣ ነጠላዎችን እንዴት እንደሚሰራቸው አቅራቢያዬ ያለ ሰው ስለሆነ እዛ ለራሴ ጋቢ ነጠላ ላሰራ ስሄድ እንዴት በእጁ መሻመን እንደሚችል አያለሁና እሱ እንዴት እንደሚሰራ አውቃለሁ፤ እኔ ግን በእጅ መሻመን አላውቅም።

ሌሎችን ማበረታታት ትችላለህ? አዎ ሌሎችን ማበረታታት እችላለሁ። እንደውም በቢሮአችን ውስጥ በስራ ቦታችን ውስጥ ሰዎችን አበረታታለሁ ሰዎችን ሳበረታታቸው ለተሻለ ስራ። ለስራችን እድገት እንዲያመጡ እና የተለየ አስተሳሰብ እንዲኖራቸው አይምሯቸው ደስ እንዲላቸው። ሰዎችን አበረታታለሁ ሌሎችን አበረታታለሁ። እንዲሁም በቤት ውስጥ ያሉ ህፃናቶችን በትምህርታቸው ጎበዝ እንዲሆኑና የበረቱ የጠነከሩ እንዲሆኑ እነሱንም አበረታለሁ አበረታታለሁ።

ኮፍያ ማድረግ ትወዳለህ፤? ኮፍያ ማድረግ አልወድም ምክንያቱም ኮፍያ ማድረግ ፀጉሬን ስለሚመልጥ ኮፍያ ማድረግ አልወድም። እና ኮፍያ የሚያደርጉ ጓደኞች አሉ። እና አንደኛው ኮፍያ የሚያደርገው ጓደኛዬ ፀጉሩ በመመላቱ ከዛ አንፃር ኮፍያ ከማድረጉ አንፃር በመሆኔ ያንን ስላየሁ ፀጉሬ እንዲመሰጥ ስልማልፈልግ ኮፍያ ማድረግ አልወድም።

ስንት ትራስ ትጠቀማለህ? የምጠቀመው ትራስ አንድ ነው ከአንድ በላይ ትራስ አልጠቀምም ከአንድ በላይ ትራስ ሲጠቀም እጅግ ስሜትን አይሰጠኝም ምቾትን አይሰጠኝም። እና የምጠቀመው ትራስ አንድ ነው። ትራስ በጣም ደስ የሚል ነገር ነው። እና ትራስ ካልተጠቀምኩ እንቅልፍ አይወስደኝም ምቾትም አይሰማኝምና አንድ ትራስ እጠቀማለሁ።

ላፕቶፕ አለ አዎ ላፕቶፕ አለኝ። በስራ ቦታዬ የምጠቀመው እንዲሁም የትምህርት የምማርበት ላፕቶፕ አለኝ እንዲሁም ይሄን ላፕቶፕ ቤት ያሉ ህፃናቶችም በዛው ትምህርት ይወስዱበታል ብዬ ስለማስብ የገዛሁት። አንድ ላፕቶፕ አለኝ። ኤችፒ ላፕቶፕ አለኝ ቤቴ።

በፋሃም ማብሰል ታውቃለህ በሀሃም ማብሰል አላውቅም። ሲጀመር ለመጀመሪያ ጊዜ ነው ይህን ቃል ስሰማው በፋሃም ማብሰል ምን እንደሆነ አላውቅም። ግን ይሄን ነገር ከሰማሁ ጀምሮ ለማወቅ ጉጉት አድሮብኛል። እና እሲ ማህበራዊ ሚዲያ ላይ እንዲሁም እማውቃቸውን ሰዎች በአፋሃም ማለት ምን ማለት እንደሆነ በአፋሃም ማብሰል እንዴት እንደሆነ እምጠይቃቸው ይሆናል። እኔ ግን በፋሃም ማብሰል አላውቅም።

ማቅረቢያ ማድረግ ትችላለህ? እንግዲህ እንደ ጥያቄው አጠያየቅ። የምግብ ማቅረቢያ ከሆነ አዎ ማቅረቢያ ማድረግ እችላለሁ። ለምሳሌ እንደ ሳህን አይነቶች። እንደ ትሪ አይነቶችን ማቅረብ እችላለሁ። እና በምግብ ዙሪያ ከሆነ የተጠየኩት ማቅረቢያ ማድረግ እችላለሁ። እና የተለያዩ አይነት የማቅረቢያ አይነቶች አሉ።

ቅሬታዎችን እንዴት ታስተናግዳለህ? በቢሯችን ውስጥ በስራ ቦታዎች እንዲሁም በቤተሰባችን ውስጥ አንድ ሰው በሆነ ሰው ላይ ወይንም በስራ ላይ ቅሬታውን ሲያቀርብ የማስተናግድበት መፍትሄ። መጀመሪያ ቅሬታ ያቀረበውን አካል ቁጭ አድርጌ በማናገር። ምን ምን ነገር ቅር እንዳለው በማን ቅር እንደተሰኘ። በመጠየቅ የቅር የተሰኘው ነገር እውነት ተገቢ ከሆነ። ወይንስ ተገቢ አይደለም የሚለውን ነገር በማጤን በመረዳት ለሰውየው ተገቢውን ምላሽ ለመስጠት እሞክራለሁ። እና በንግግር ቅሬታውን ለመፍታት እሞክራለሁ። እንደዛ በማድረግ ቅሬታዎችን አስተናግዳለሁ።

"ምን አይነት ጥቅማ ጥቅሞች አሉህ?" ያው ከጥቅማ ጥቅሞቼ ውስጥ በቢሯችን ውስጥ የሚሰጠን የልብስ ሳሙናዎች ይሰጡናል፣ እንዲሁም የሌሊት ልብሶች ይሰጡናል፣ በድርጅት ውስጥ በሚመጡ ጊዜ ለሰራተኞች የሌሊት ልብሶች ይሰጣሉ። እንዲሁም በበዓል ወቅቶች ለምሳሌ እንደ ዶሮ አይነቶች፣ የቤት አስቤዛ፣ የምግብ ዘይት፣ እነዚህ እነዚህ የጥቅማ ጥቅሞች ይሰጡናል።

በስልክ ገንዘብ ትልካለህ አዎ በስልክ ገንዘብ እልካለሁ። ከአንድ ባንክ ወደ ሌላ ባንክ። እንዲሁም ከአንድ ሀገር ወደ ሌላ ሀገር በስልኬ ገንዘብ አስተላልፋለሁ። ገንዘብ በስልክ ስናስተላልፍ ብዙ ብዙ ነገሮችን ይቆጥብልናል የጊዜ ይቆጥብልናል። እና የመጭበርበር ይቆጥብልናል እና ብር በእጅ ከመያዝ ይልቅ በስልክ መያዝ አሪፍ ነገር ስላለው። ለሌባ ላለመዳረግ በስልክ መያዝ ጥሩ ስለሆነ። ገንዘብህን በስልክ በደንቡ እልካለሁ።

በመስመር ላይ ቪዲዮ ትመለከታለህ ለሚለው ጥያቄ? እኔ እንደተረዳሁት እንግዲህ በመስመር ላይ ማለት በሰፈር በምጓዝበት ቦታ ላይ ከሆነ በቴሌቪዥን ተከፍቶ የሆነ ቦታ ላይ ካየሁ ለምሳሌ የምወደው ፕሮግራም ከሆነ በመስመር ላይ ቪዲዮ እመለከታለሁ። በመቀጠል በመስመር ላይ ቪዲዮ ትመለከታለህ ነው የሚለው በመስመር ላይ ማለት። በስልክ ላይ በ ከኢንተርኔት ላይ ለማለት ከሆነ አዎ በደንብ በኢንተርኔት በመስመር ላይ ቪዲዮ እመለከታለሁ ብዙ ብዙ የምወዳቸውን ፕሮግራሞችን። በማየት ሰርች በማድረግ

የምትወደው መክሰስ ምንድነው? ይላል የምወደው መክሰስ ሁለት አይነት ነው የመጀመሪያው ጨጨብሳ እወዳለሁ ሁለተኛ በመቀጠል ደግሞ አርጥብ እወዳለሁ። አርጥብ የሚሰራው በዳቦ እና በድንች እንድሁም አቡካዶ ተደርጎበት ነው። በመቀጠል ጨጨብሳ ደግሞ በቅቤ እንዲሁም ለብ ባለ ባልደረቀ በተጋገረ ብረትምጣድ ላይ በተጋገረ ቂጣ የሚሰራ ነው። እና ሁለቱን ጨጨብሳና እርጥብ የምወደው የመክሰስ አይነት ነው።

ምን የቤት እቃዎች ትጠቀማለህ ለሚለው? እንግዲህ የቤት እቃዎች ብዙ አይነት አሉ። እንደ ሶፋ ጠረጴዛዎች ቴሌቪዥኖች ላፕቶፖች እነዚህን የመሳሰሉ የቤት እቃዎች አሉ። እና ከእነዚህ ውስጥ በጣም አብዝቼ የምጠቀመው የቤት እቃ ቴሌቪዥን ነው። እና ቴሌቪዥን በቤቱ ውስጥ ስጠቀም በጣም ደስ ይለኛልና ጊዜዬን የማሳልፍበት ነገር በቤቱ ውስጥ ካሉት እቃዎች ውስጥ ቴሌቪዥን ነው።

ምን ያህል ጊዜ መጽሐፍ ታነባለህ ይላል? የማነበው መጽሐፍ በሳምንት አንድ ቀን ነው። ያው ስራ በጣም ቢሮ ስለምውልና ለስራ ትርፍ ጊዜ ሰዓት ስለሌለኝ መጽሐፍ ለማንበብ የሚሆን ትርፍ ሰዓት ስለሌለኝ በሳምንት አንድ ቀን እሁድ ቀን እረፍት ስሆን መጽሐፍ አነባለሁ።

በእግር ምን ያህል ርቀት መሄድ ትችላለህ? በእግር እንግዲህ ወደ ሰላሳ አምስት ኪሎ ሜትር ያህል መሄድ እችላለሁ። የሆነ ጊዜ ላይ በሌሊት ከአስር ሰዓት ተነስተን እስከ ሰባት ሰዓት ድረስ የእግር ጉዞ ያደረኩበት ጊዜ አለ። የዛሬ አራት አመት በእግር ከጠዋቱ ከሌሊቱ አስር ሰዓት ተነስተን ከቀኑ ሰባት ሰዓት ድረስ የተነሳንበት ቦታ ላይ ገብተናልና። ይህ በኪሎ ሜትር ወደ ሰላሳ አርባ ኪሎ ሜትር ይሆናል።

ሾርባ ትወዳለህ? አዎ ሾርባ እወዳለሁ። ብዙ አይነት የሾርባ አይነቶች አሉ። ከዛ ውስጥ እኔ በጣም አብዝቼና በጣም አብልጬ የምወደው የሾርባ አይነት ሁለት ነው። የመጀመሪያው በሩዝ የተሰራ የሾርባ አይነት በጣም እወዳለሁ። በመቀጠል ከሁሉም በላይ አብልጬ የምወደው የሸርባ አይነት ከአጃ የተሰራ የሸርባ አይነት ነው። አጃ ለሰው ልጅ በጣም የጤና ትልቅ ጥቅም ስላለው የአጃ ሾርባ በጣም አብልጬ እወደዋለሁ።

የጫማ ቁጥር ስንት ነው? ለሚለው የጫማ ቁጥሬ ይሄን ያህል አጭርም ረጅምም የሚባል ጫማ ቁጥር አይደለም። መካከለኛ ነው ማለት እችላለሁ። በእኔ አመለካከት እና የጫማ ቁጥሬ አርባ ሁለት ነው። እና የተለያየ አይነት የሽፍንና የክፍት ጫማ የቁጥር አይነቶች የተለያዩ ናቸው። ግን በብዛት የተለመደው የኔ የጫማ ቁጥሬ አርባ ሁለት ነው።

ማደንዘዝ ትወዳለህ ይላል። ጥያቄው ምን እንደሆነ አልገባኝም ማደንዘዝ ትወዳለህ ወይ ለሚለው? ጥያቄውም ትክክል ነው ብዬ አላሰብኩም እና። ትክክለኛም ጥያቄ ከሆነ ማደንዘዝ አልወድም ማደንዘዝ ማለት እንግዲህ እግራችን ሲደነዝዘን ነው። እኔ የተረዳሁት እና ማደንዘዝ አልወድም

ግጭቶችን ማስተካከል ትችላለህ? አዎ ግጭቶችን ማስተካከል እችላለሁ። ያው ሁሉንም ነገር ማስተካከል አልችልም። ግን አንዳንድ ግጭቶችን ማስተካከል እችላለሁ። ሰው ከሰው ከተጋጨ ሰዎችን በማናገር። ለየብቻቸው በማናገር ሰዎቹ እንዲስማሙና ግጭቶቻቸውን በመነጋገር እንዲፈቱ እንዲያስተካክሉ። የተቻለኝን ድርሻ እወጣለሁ ማለት ነውና ግጭቶችን ማስተካከል

በጀት ታስተዳድራለህ? በቢሮአችን ውስጥ በጀት አለ። ግን በጀት የሚያስተዳድረው አካል ሌላ ነው። እኔ በጀት አላስተዳድርም። ነገር ግን በቤቱ ውስጥ በመኖሪያ ቤቱ ውስጥ ያሉትን በጀቶች አስተዳድራለሁ። ነገር ግን በስራ ቦታ ላይ ያለውን የበጀቴን አላስተዳደረም። እሱን ሌላ የተወከለ ለብቻው እሱን የሚሰራ ሌላ ሰው ስላለ በጀቱን ያስተዳድራል። እኔ ግን በቤቴ ውስጥ ያሉትን በጀቶች አስተዳድራለሁ።

ዛሬ የአየር ሁኔታው እንዴት ነው? ለሚለው ጥያቄ እኔ ባለሁበት አካባቢ ዛሬ የአየር ሁኔታው ሞቃታማ ነው። በጣም ፀሀይ አለ ምንም አይነት ደመና የለም። እና ፀሀይዋም በጣም ከባድ ነች እና ያቃጥላል ሙቀት በጣም አለ። ምንም አይነት ደመናም ሆነ የቅዝቃዜ ነገር የለም እና ዛሬ የአየር ሁኔታው ሞቃታማ። ወይም ደግሞ

ባዶ እግር መራመድ ታውቃለህ? አዎ ባዶ እግር መራመድ አውቃለሁ። የሆነ ጊዜ ላይ ረጅም ሰዓት ረጅም ኪሎ ሜትሮችን በባዶ እግሬ ስራመድ ጫማዬ በመበጠሱ የተነሳ በባዶ እግሬ ተራምጄ አውቃለሁ። በመቀጠል በአካባቢ ላይ ያሉ አንዳንድ ሰዎች በባዶ እግራቸው አዘውትረው የሚራመዱ ሰዎችንም አውቃለሁ።

መስኮትህን ክፍት ትተዋለህ? የተለያየንም መልስ ነው እዚህ ጋር ልሳጥ የምችለው። ሙቀት ከሆነ መስኮቴን ክፍት ነው የማደርገው። በመቀጠል ደግሞ ዝናብ የሚዘንብ ከሆነ እና በጣም ብርድ ካለ ደግሞ መስኮቴን ዝግ ነው የማደርገው። እና የተለያየ አይነት ነው ሁለት አይነት መልስ መመለስ የምችለው። ሙቀት ባለበት ጊዜ መስኮቴን ክፍት ነው የማደርገው ግን ቅዝቃዜ በጣም ሚበረታ ከሆነ ደግሞ መስኮቴን እዛ ጋር

ባህላዊ ልብስ ትለብሳለህ? አዎ ባህላዊ ልብስ እለብሳለሁ ያለሁበት አካባቢ። የ በኢትዮጵያ ከሚገኙ ብሄሮች መካከል አንዱና ትልቅ ብሄር ትልቅ የህዝብ ቁጥር ካለው ብሄር ውስጥ ነው ያለሁት። እና አማራ ክልል ነው ያለሁት እና በአማራ ክልል ውስጥ ያሉ ባህላዊ ልብሶችን እለብሳለሁ። ያንን የባህል ልብስ የምለብሰው ደግሞ ለበአላቶች ነው። ከእነዚህም በዓላቶች ውስጥ ባህላዊ አለባበስ በጣም የሚዘወትርበት በዓላቶች ውስጥ አንዱ የጥምቀት በዓል ነውና በጥምቀት በዓል ላይ የባህላዊ ልብስ እለብሳለሁ

ቅርጫት አለ አዎ ቅርጫት አለኝ። ቅርጫት ማለት እነዚህ አትክልቶችን ፍራፍሬዎችን እንዲሁም እቃዎችን ጠርሙሶችን። ከገበያ ላይ ፍራፍሬዎችን የተለያዩ አትክልቶችንም የገበያ እቃዎችን ስንገዛ እነዛን እቃዎች ለመያዝ ከምንጠቀምበት እቃዎች አንዱ ቅርጫት ነው። እና ቅርጫት በቤቱ ውስጥ አለኝ። ወደ ገበያ ስሄድም አትክልቶቼን እቃዎቼን የሚይዝበት የምገዛበት እቃ ቅርጫት ስለሆነ ቅርጫት አለኝ።

ወደ ስራ እንወት ትሄዳለህ ይላል ጥያቄው? እዚህ ጋር ለመናገር የምወደው መጀመሪያ ጥያቄው ትክክለኛ ጥያቄ አይደለም ማለት እችላለሁ። ይህን ጥያቄ እንዴት መመለስ እንዳለብኝ አላውቅም። ትክክለኛ ከሆነ እንወት የሚባል አማርኛ ለመጀመሪያ ጊዜ ነው ስሰማ። እና ወደ ስራ እንወት ትሄዳለህ የሚለው ጥያቄ ትክክል ነው ማለት አልቻልኩም። እና እንወት ምን እንደሆነ ላውቀው አልቻልኩም።

በእጅ መጽሐፍ ትወዳለህ? አዎ በእጅ መጽሐፍ እወዳለሁ በቢሮዬ ውስጥ የምጠቀመው። በእጅ ወረቀት ላይ መጽሐፍ ነው። ጊዜው የዘመናዊ የቴክኖሎጂ እንደመሆኑ መጠን ቴክኖሎጂዎችን ተጠቅመን። በቴክኖሎጂ መጻፍ ይቻላል እንደዛም ሆኖ። በድምጽ ድምጽ እያወሩ የሚጽፉልን ቴክኖሎጂዎች አሉ። ከነዛ በተለየ ደግሞ እጄን ለማፍታታት ስለምጠቀምበት። በእጄ መጽሐፍን እመርጣለሁ በእጄ መጽሐፍ እወዳለሁ

ከስራ ባልደረቦህ ጋር ጥሩ ግንኙነት አለህ? አዎ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። ከስራ ባልደረቦቼ ጋር ከስራ ውጪ በምንም አይነት ነገር በቀልድም ይሁን በፌዝም ይሁን በምንም አይነት ነገር። በባልትም ይሁን አንገናኝም። ስራና ስራ ብቻ ስለሆነ የሚያገናኘን። ከዛ ውጪ በምንም ነገር ስለማልገናኝ ጥሩ ግንኙነት አለኝ። እነሱም ያከብሩኛል እኔም አከብራቸዋለሁ

ቀዝቃዛ የአየር ሁኔታ ትወዳለህ? አዎ ቀዝቃዛ የአየር ሁኔታ እወዳለው ከሙቀት ሙቀታማ ከሆነ የአየር ሁኔታ ቀዝቃዛ የሆነ የአየር ሁኔታ ደስ ይለኛል። በቀዝቃዛ የአየር ሁኔታ ሲኖር ከፍቅረኛ ከጓደኛ ጋር እንድትተቃቀፍ እና የበለጠ ፍቅር ውስጥ እንድትገባ ስለሚያደርግ እንድትቀራረብ በጣም ስለሚያደርግህ። ቀዝቃዛ የአየር ሁኔታን በጣም እወዳለው።

በምንጣፍ ላይ ትቀመጣለህ? አዎ እቀመጣለሁ። ለብቻዬ ስሆን አብዛኛውን ጊዜ ሶፋ ላይ ነው መቀመጥ የምወደው። ነገር ግን ፍቅረኛዬ ስትመጣ የትዳር አጋሬ ስትመጣ መሬት ላይ ምንጣፍ ላይ ቁጭ ብለን ወይን እየጠጣን እና ፊልም እያየን ስንመለከት በጣም ደስ ስለሚለኝ። በምንጣፍ ላይ ከፍቅረኛዬ ጋር ስሆን እቀመጣለሁ።

አስተያየት መቀበል ትወዳለህ? አዎ አስተያየት መቀበል እወዳለሁ በስራ ቦታዬ ውስጥም በቤተሰቤ ውስጥም አስተያየት እንዲሰጡኝ አደርጋለሁ። ምክንያቱም አንድ ሰው አስተያየት ለኔ ሰጠኝ ማለት ወደፊት ብዙ ነገሮችን እንዳስተካክል ችግሮችን እንድቀርፍ ስለሚረዳኝ። አስተያየትን መቀበል እወዳለሁ።

ጥፍርህን ትቆረጣለህ አዎ ጥፍሬን እቆረጣለሁ። ጥፍር ሲያድግ በጣም ነው ማልወደው። እና የኔን ብቻ ሳይሆን ጓደኞቼም ህፃናቶችም ጥፍር ሲያሳድጉ ሳይ በጣም እናደዳለሁ እቆጣለሁና። ጥፍር ማንም ሰው ሲያሳድግ ማየት አልወድም። ምክንያቱም ጥፍር ሲያድግ ቆሻሻን የመያዝ አቅሙ በጣም ይጨምራልና። ቆሻሻ ያዘ ማለት ደሞ ምግብ ስንመገብ ምግባችን ስለሚበከል። ጥፍሬን በቶሎ ቶሎ እቆረጣለሁ።

በብዙ ህዝብ መካከል መሆን ታመቻችህ? እዚህ ጋር ጥያቄው እንግዲህ የመጨረሻው ታመቻቸህ የሚለው? ለብዙ ህዝብ መካከል መሆን ይመችሃል? ማለትህ ከሆነ ጥያቄው? በብዙ ህዝብ መሆን አሪፍ ነው እወዳለሁ። እና ህዝብ ቦታ ላይ ብዙ ፍቅርን ታያለህ ብዙ ማህበራዊ ኑሮን ታያለህ ከዛ አንፃር በብዙ ህዝብ መካከል መሆንን እመርጣለሁ እወዳለሁ እና የተለያዩ ሀሳቦችን ስለማገኝበት። ራሴን እንዳይ ህይወቴን እንድመለከት ስለሚያደርገኝ። በብዙ ህዝብ መካከል መሆንን እመርጣለሁ።

የትውልድ ከተማ የት ነው ለሚለው ጥያቄ? በኢትዮጵያ ካሉ ከሚገኙ ሀገሮች ውስጥ ለአዲስ አበባ ቅርብ በሆነች በመቶ ሰላሳ ስድስት አካባቢ ኪሎ ሜትር ርቀት ላይ የምትገኝ አንድ ምንጃር ሻንኮራ ወረዳ ዋና ከተማ የሆነች አርቲ ከተማ የምትባል ከተማ የትውልድ ቦታዬ ነች። እና ያቺ አርት ከተማ የተባለችው የትውልድ

ሰዎችን እንዴት ታስተዋውቃለህ? ሰዎችን ሁለቱም የማይተወወቁ ሰዎችን ለማስተዋወቅ መጀመሪያ እኔ የማደርገው የሆነ ጥሩ ቦታ በመውሰድ ሁላችንም ቁጭ የምንልበት ሀሳባችንን የምንሰበስብበት ቦታ በመሄድ ከዚያም በኋላ እንዲጨባበጡና እኔ ስለአንደኛው ያለውን ባህሪ በመናገር ስለ ሰውዬ ማንነት በመናገር፤ ሰውዬ ማንነት በመናገር ሰዎቹ እንዲተዋወቁ አደርጋለሁ።

ምትወደው ቀለም ምንድነው? ይላል፤ የምወደው ቀለም አረንጓዴ ነው። አረንጓዴን የምወድበት ምክንያትም አረንጓዴ የልምላሜ ምሳሌ ስለሚሆንልኝ፣ አረንጓዴ እጽዋቶችን ስለሚመስልልኝ የምወደው የቀለም አይነት አረንጓዴ ነው በመቀጠል ነጭ ቀለም ደስ ይለኛል፤ ምክንያቱም ንጽሕናንና ንጽሕነትን ስለሚያመለክት መልክ እወዳለሁ ግን በዋነኝነት የምወደው አረንጓዴን ነው፤ ምክንያቱም ለምላሜን ስለሚያሳየኝ

ስለ ቤተሰብህ ንገረኝ፤ ቤተሰቦቼ፣ የቤተሰብ ብዛት አምስት ነን አምስት ልጆች አሉ ከእናትና ከአባት ውጪ እናትና አባት ሲጨመሩ በአጠቃላይ ሰባት ነን። እና ቤተሰቦቼ እኔ የመጨረሻ ልጅ ነኝ። አራቱ ታላላቆቼ ናቸው ሁለት እህቶች እና ሁለት ወንድሞች አሉ። በአጠቃላይ እስከ እናትና እስከ አባት በአጠቃላይ ቤተሰብ ሰባት ቤተሰብ አለ

ምን አይነት የሙቀት መጠን ትመርጣለህ ለሚለው? በጣም ያልተጋነነ የሙቀት አይነት እመርጣለሁ። በጣም ወደ ቅዝቃዜም ያልሄደ በጣም ያልሞቀ ለምሳሌ በጣም ከባድ። ሙቀት የሚባለው ልብስ የሚያስወልቅ ልብስ አስወልቆ ራሱ በጣም ላብ የሚያስልብ። የሙቀት አይነት አለ። እና ይሄን የሙቀት አይነት አልወደውም። ግን ለዚህ አቬሬጅ መካከለኛ የሆነ የሙቀት አይነት እወዳለሁ።

ከአለቃህ ጋር ግንኙነትህ እንዴት ነው? የሚለው በስራ ቦታዬ ካለኝ ከአለቃዬ ጋር ስራና ስራ ብቻ ነው የሚያገናኘን። የተሰጠኝን ስራ በአግባቡ እሰራለሁ ከዛ ባለፈ። በሌላ ነገር በምንም ነገር አንገናኝም። ከስራ ውጪ እንኳን ስንገናኝ አክብሮቴ ልክ እንደ ስራ ቦታዬ ነውና። ከአለቃዬ ጋር ያለኝ ግንኙነት የዚህን ያህል ነውና በጣም አከብረዋለሁ። ስራና ስራን ብቻ ነው ከእሱ ጋር ማድረግም የምወደው።

የትኛውን ባህላዊ ምግብ ትወዳለህ? ለሚለው ጥያቄ በኢትዮጵያ በጣም ከሚታወቅና ከሚወደድ የባህላዊ ምግብ ውስጥ አንዱ በጣም ታዋቂው የዶሮ ምግብ ነው እና እኔም በጣም ከምወደው የባህላዊ የምግብ አይነት የዶሮ ወጥን ነው። በመቀጠል በጣም የምወደው ባህላዊ የምግብ አይነት ገንፎ ነው። እና ከሁለቱ ውጪ ብዙ የሚወደዱ የኢትዮጵያ ባህላዊ ምግቦች አሉ። ግን በጣም አብዝቼ የምወደው የኢትዮጵያ የባህላዊ ምግብ

ሰዎችን በአይን ትመለከታለህ? አዎ ሰዎችን በአይን እመለከታለሁ። ይህንን የማደርገው በጣም ሰዎችን ሳከብራቸው እንዲሁም በስራ ቦታዎች ላይ ውይይት ስናደርግ ያለውን እርግጠኝነት ለመግለጽ ሰዎችን በአይን እመለከታለሁ። እንዲሁም ቆንጃጅት ሴቶችን በምመልከትበት በሚያይበት ጊዜ በጣም በአይኔ እመለከታለሁ።

ቀርቃሃ በአካባቢው ያድጋል። ቀርቃሃ በአካባቢያችን አያድግም። ቀርቃሃ የሚያድግበት አካባቢ ቅዝቃዜ ያለበት ደጋማ አካባቢ ላይ ነው። እኔ ያለሁበት። ቦታ ደግሞ ቆላማ ስለሆነ ቀርቃሃ በዚህ አካባቢ አያድግም። ቀርቀሃ የሚያደርገው በደቡብ አካባቢ በከፋ በወላይታ አካባቢ ነውና ቀርቀሃ በአካባቢዬ አያድግም

ምን አይነት ስልክ ትጠቀማለህ ለሚለው ጥያቄ? ስማርት ፎን ነው የምጠቀመው ስማርት ስልክ ነው የምጠቀመው። እና ስማርት ስልክ በጣም ጥሩ ነገር ነው። ብዙ ብዙ መረጃዎች ብዙ ብዙ ቴክኖሎጂን አገኝበታለሁ። እና የስልኩን አይነት ከሆነ ደግሞ አሁን እየተጠቀምኩበት ያለሁት የስልክ አይነት ኢንፊኒክስ ነው። እና የምጠቀመው አይነት ስልክ ይሄ ነው

በቤትህ ልዩ የሆነ መቀመጫ አለህ? አዎ በቤቴ ልዩ የሆነ መቀመጫ አለኝ። መጀመሪያ ትልልቆቹ መቀመጫዎች እነዚህ ሶፋ ናቸው ከሶፋዎቹ ውጪ የፕላስቲክ መቀመጫዎች አሉኝ። ግን ሌሎች ልዩ የሆኑ መቀመጫዎቼ እንደ ዱካ የሚባል መቀመጫ አይነት አለ። እና ይህ ዱካ የሚባለው በመቀመጫ በጣም የተለየች መቀመጫ ነችና በጣም ታምራለኝ። እነ እሷ መቀመጫ ልዩ ነች። ለኔ

አዳዲስ የስራ ግንኙነቶች ትፈጥራለህ? አዎ አዳዲስ የስራ ግንኙነቶች እፈጥራለሁ። ምክንያቱም ስራችን እድገት ስለሚያመጣ። የተለያዩ ካምፓኒዎች የተለያዩ ድርጅቶች ጋር። አዳዲስ የስራ ግንኙነት ስፈጥር የስራችን የድርጅታችን እውቅናም ስምም ካፍ ስለሚል። አዳዲስ የስራ ግንኙነቶችን እፈጥራለሁ። ለኔም የተሻለ ስራ የተሻለ የሰው እንትን ስለማገኝ። ሰዎችን ስለማገኝበት የስራ ግንኙነቶችን እፈጥራለሁ

ሽቶ? ትጠቀማለህ አዎ ሽቶ እጠቀማለሁ። ሁልጊዜ ወደ ቢሮ ስሄድ ወደ መዝናኛ ቦታዎች ስሄድ ወደ በዓላቶች ስሄድ እንዲሁም ወደ ሰው ጋር ተጠርቼ ለመዝናናት ስሄድ ሽቶዎችን እጠቀማለሁ። በቤቶች ውስጥ የተለያየ አይነት የሽቶ አይነቶች አሉ ደረጃቸውን የጠበቁ የሽቶ አይነቶችን እጠቀማለሁ።

ደሞዝ በዬትኛው ቀን ታገኛለህ? ደሞዝ የማገኘው። የቀን አቆጣጠሩን ከሆነ በሰላሳ በወሩ መጨረሻ አገኛለሁ። የኢትዮጵያ የት? ሁሉም የወራት በሰላሳ ነው ቀናቸው የሚያልቀውና። እና በዛ ቀን ደሞዝ የሚሰጥበት ቀን ነው። በሰላሳ ቀን። ቀን ሰላሳ ላይ ደሞዝ አገኛለሁ።

ጭንቀት ሲሰማህ ምን ታደርጋለህ? ጭንቀት በብዛት ይፈጠርብኛል ጭንቀት በበዛት ይሰማኛል። እና ይህ ነገር በሚሰማኝ ጊዜ። የማደርገው መጀመሪያ ወደ መዝናኛ ቦታዎች እሄዳለሁና ራሴን ለማነቃቃት። ከዛ ጭንቀት ለመውጣት ጥራት አደርጋለሁ። በመቀጠል ደግሞ እርምጃዎችን ረዣዥም እርምጃዎችን አደርጋለሁ። በመቀጠል ደግሞ በፋርማሲ የሚሸጥ የጭንቀት መድሃኒት አለ እሱን እወጣለሁ።

ቅመማ ቅመም የበዛበት ምግብ ትወዳለህ? ለሚለው ጥያቄ የበዛበት ምግብ አልወድም። ቅመማ ቅመም በመጠኑ ሲገባ ነው የምወደው። በመጠኑ ግዴታ መግባት አለበት ብዬ አምናለሁ። ምክንያቱም ምግብ ሊጣፍጥ የሚችለው ቅመማ ቅመም ሲገባ ነውና ያንን እወዳለሁ። ነገር ግን ቅመማ ቅመም ከበዛበት ግን ምግቡ ላይ ለጤናም ጠንቅ ነው። ብዬ ስለማስብ የበዛበት ቅመማ ቅመም ምግብ አልወድም።

ውሃ ማምጣት ታውቃለህ? አዎ ውሃ ማምጣት አውቃለሁ በድሮ ጊዜ ውሃ የሚመጣው ከወንዝ ነበረ ወደ አስራ አምስት ሰላሳ ደቂቃ በእግር ተጉዘን በአህያ ጭነን ነበር ውሃ የምናመጣው በአሁኑ ጊዜ ግን ጊዜው ተሻሽሎ ውሃ በደጃፋችን በቤታችን ውሃ ቧንቧ ገብቶ ነው ያለውና በአሁኑ ሰዓት ውሃ የማመጣው ከቧንቧ ነው ለዛም ውሃ ማምጣት አውቃለሁ።

ቅጽል ስም አለህ? አዎ ቅጽል ስም አለኝ። ብዙ ሰዎች በኔ ይሉኛል አንዳንድ ሰዎች ደግሞ ሃይሌ ይሉኛል እና አንዳንድ ሰዎች ደግሞ ሳተናው ይሉኛል። እነዚህን ሁሉንም የስም አጠራሮች እወዳቸዋለሁ። አብዛኞቹ በቅጽል ስሜ የሚጠሩኝ ጓደኞቼ ናቸው። ቤተሰቦቼ በቅጽል ስሜ አይጠሩኝም በትክክለኛው ስሜ ነው የሚጠሩኝ። ነገር ግን አብዛኞቹ ጓደኞቼ ሚጠሩኝ በቅጽል ስሜ ነው።

የስራ ቦታ ደህንነት እንዴት ነው? የስራ ቦታ ደህንነቴ የተጠበቀ ነው። በጣም አሪፍ ነው። የስራ ቦታዬ የሚገኝበት አካባቢም አስፋልት ዳር ነው። እና የስራ ቦታዬ አካባቢ ላይ የመንግስት የጥበቃ ሰዎች፣ ወታደሮች ያሉበት አካባቢ በመሆኑ የስራ ቦታዬ በደህንነት የተጠበቀ ነው። እና ምንም አይነት ችግር የሌለበት ቦታ ነው።

ጢም ታቆያለህ ለሚለው? ጢም አልቆረጥም ጢም ሲያድግ በጣም ደስ ይለኛል። እና ጢም የተነሳ ብዙ ሰዎች የኔን ጢም ሲያዩ በጣም ደስ ይላቸዋልና እንዲኖራቸውም ይመኛሉ። ከዛ አንፃር ጢም አቆያለሁ።

ስለ ፀጉርህ ተንከባከብ ትወደዋለህ? አዎ ፀጉሬን መንከባከብ በጣም ነው የምወደው። ሁልጊዜ ጠዋት ጠዋት ወደ ስራ ከመሄዴ በፊት በሳሙና ታጥቤ የፀጉር ቅባቶችን ተቀብቼ በማበጠሪያ አበጥሬ ነው የምሄደው። እንደዚሁም ከስራየም ስመለስም እንደዚሁ በድጋሚ በሳሙና ታጥቤ የፀጉር ቅባትን አድርጌ ነው የምተኘው። አልፎ አልፎ በሳምንት አንድ ቀን ሁለት ቀን የስራ እረፍት አለን። በዛን ቀን ደግሞ ለፀጉር በጣም ከሚመከረው የኢትዮጵያ ባህላዊ ነገር አንዱ ቅቤ ነውና። ያንን ቅቤም ለፀጉሬ እንክብካቤ እቀበዋለሁ

ደብዳቤ መጻፍ ትወዳለህ አዎ ደብዳቤ መጻፍ እወዳለሁ። ድሮ ድሮ ከፍቅረኛዬ ጋር ከማፈቅራት ልጅ ጋር በደብዳቤ እጻጻፍ ነበረ። ረጅም የደብዳቤ አይነት ነበረ የምጽፈው እሷም ደብዳቤ ትጽፍልኝ ነበረ ደብዳቤዎቿን ሳነብ የሚሰማኝ ስሜት። በጣም ከፍተኛ ነበረና ደብዳቤ መጻፍ በጣም በጣም ነው የምወደውና። እና ከዛም አንፃር በተደጋጋሚ ደብዳቤዎቼን እንላላክ ነበረ። በትምህርት ቤት ሳለን ሰዎች አጠገባችን ስለሚበዙ እኔና እሷ ልንገናኝበት ወይንም ደግሞ ሀሳባችንን ልንገልጽበት የምንችለው ነገር። በደብዳቤ ነበረና ደብዳቤ መጽሐፍ በጣም የማረሰው ትዝታዬ ነው። እና ደብዳቤ መጽሐፍ በጣም ነው የምወደው። ድሮ ብዙ ብዙ ነገሮችን በደብዳቤ ተጻጽፈናል ብዙ ቃላቶችን ተለዋውጠናል። ብዙ ሚስጥሮቼን በደብዳቤ ተጻጽፈናልና ደብዳቤ መጻፍ በጣም እወዳለሁ።

መዘመር ትወዳለህ? አዎ መዘመር እወዳለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ እንደመሆኔ መጠን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብዙ መዝሙራቶች ይዘምራሉ። ብዙ የአደባባይ መዝሙራት ይዘመራሉና ይህን መዝሙር ደግሞ የአለም ህዝብ የአለም ሀገራት ሁሉ እንደሚያውቁት ይታወቃል። አሁን እንኳን በቅርብ የገና በዓል ሲከበር በመስቀል አደባባይ ላይ የአእላፋት ዝማሬ ተብሎ ብዙ ህዝብ የታደመበት መዝሙር ላይ ተገኝቼ ዘምሬያለሁ። እናም መዝሙር መዘመር በጣም እወዳለሁ። መዝሙር መዘመር በጣም ከነፍስ ጋር ከአምላካችን ጋር ያገናኘናል። እና ከዛም የተነሳ መዝሙር መዘመር እወዳለሁ። እናም የሰው ልጅ ሁሉ በሁሉም እምነት ሁሉም በየእምነቱ ሁሉም በሚያምነው አምላክ በሚወደው አምላክ እና ሁሉም በየሃይማኖቱ መዝሙር መዘመር አለበት ብዬ አምናለሁ። መዝሙር ጥቅም አለው የመንፈስ እርካታ አለው። ሙዚቃ ላይ ከምናተኩር ለነፍሳችን ድህነትም ስለሚሰጥ ከጌታችንም ከመድኃኒታችንም ከፈጣሪያችንም ጋር የምንገናኝበት ከጸሎት በ ከጸሎት በተለየ ከጸሎት ጎን ሆኖ። ጸሎት አንድ ከፈጠራችን ጋ የምንገናኝበት ሲሆን። መዝሙር ደግሞ ሁለተኛው ከፈጣሪያችን ጋ የምንገናኝበት ስለሆነ መዝሙርን እወዳለሁ። ሲቀጥል መዝሙር ፈጣሪያችንን አምላካችንን የምናመሰግንበት እና የምናወድስበት በመሆኑ መዝሙር በጣም ደስ ይለኛል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተለያዩ የመዝሙር አይነቶች አሉ። ለምሳሌ በፋሲካ ጊዜ የትንሳኤ ጾም በሚጾምበት ጊዜ የሚዘመር መዝሙር አለ። ያ መዝሙር የሀዘን መዝሙር ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁም እናቱ ቅድስት ድንግል ማርያም ያዩትን የተሰቃዩትን መከራ የምናስታውስበት ወቅት እንደመሆኑ መጠን በዛን ጊዜ። የጭብጨባ መዝሙሮች ሳይሆን የሀዘን መዝሙራትን ነው ምንሰማውና። በመቀጠል ደግሞ ሌላ በኦርቶዶክስ ተዋህዶ መዝሙራት የሚዘወተሩት የሽብሸባ የጭብጨባ መዝሙራቶች አሉ። እሱ ደግሞ የደስታ መዝሙራቶች ናቸው። እነሱ መዝሙራቶች ደግሞ በዓላቶቹ ሲከበሩ ሀዘኑ አልቆ በዓላቶቹ ሲከበሩ የምናኬደው የመዝሙር አይነት ነው ማለት ነው። እና ከዛ ከዛ አንፃር መዝሙር በጣም ጥቅም አለው በጣም አሪፍ ነውና እሄ ማለት እፈልጋለሁ። በመቀጠል የመዝሙር አይነት ሌላ የመዝሙር አይነት መናገር የሚችለው ያው በሃላዊ መዝሙርም ቢሆንም ለጥምቀት ብዙ ሰዎች የሚያቀርቡት የመዝሙር አይነት ነው። እሱም የጥምቀት በዓል ላይ የሚዘመር መዝሙር ከቤተክርስቲያን ውጪ ያሉ ሰዎች ሁሉ ለፈጣሪያቸው ለአምላካቸው የሚያቀርቡት የመዝሙር አይነት ነው። ይህም መዝሙር ብዙ ሰው የሚወደው ብዙ ሰው የሚያውቀው የመዝሙር አይነት እንደሆነ ይታመናልና። ብዙ የውጪ ማህበረሰቦች ፈረንጆች ይህን በዓል ለመታደብ ለማየት ከብዙ ሀገራት ለጉብኝት ይመጣሉ። በዚህም በጣም የምትታወቀው ከኢትዮጵያ ለጥንቀት በዓል የምትጎበኝ ሀገር ጎንደር ነችና። ጎንደር ላይ የጥምቀት በዓል ሲከበር ብዙ አይነት የመዝሙር አይነቶች ይሰማሉ። እና በእኔ ባለውበትም ሀገር መዝሙሮችን አዳምጣለሁ መዝሙሮችን እወዳለሁ። ለአምላኬ ምስጋናን አቀርባለሁ በመዝሙር ማለት ነው። ይሄን ማለት እፈልጋለሁ አመሰግናለሁ

ኮከቦችን መመልከት ትወዳለህ? ወይ ኮከቦችን መመልከት እወዳለሁ። ምክንያቱም ማታ ከስራ ወደ ቤት ስገባ ከማደርጋቸው ከማከናውናቸው አንዱ ኮከብን መመልከት ነው። ኮከቡን ብቻዬን እንደምመለከተው ኮከቦችን ስመለከት ብዙ ሀሳቦችን ብዙ የልጅነት ትውስታዎችን ትዝታዎችን እና በልጅነት ያሳለፍኳቸውን ነገሮች በልጅነት የማውቃቸውን ጓደኞቼን ድሮ ድሮ የማውቃቸውን ሰዎች ያስታውሰኛል። እና ኮከቦችን የምመለከተው ደግሞ ፍቅረኛ አለችኝ ከፍቅረኛዬ ጋር በመሆን ጎን ለጎን ቁጭ ብለን ኮከቦችን እየቆጠርን ለኮከቦች ስም እያወጣን ይቺ ኮኮብ እንትና ነች ይቺ ኮኮብ ደግሞ ጆፒተር ነች እያልን። እንዲሁም ልጅቷን ጓደኛዬን በኮከብ እየሰየምኩ እሷም የኔን እየሰየመች ኮከቦች ሲንቀሳቀሱ በምሳሌ እያስረዳኋት እኔ እሷን እየፈለኩ እንደሆነ ኮኮብ ሲንቀሳቀሰ እሷን እየፈለኩ እንደሆነ እሷን እየወደድኩ እንደሆነ። እየነገርኳትና ኮከቦችን ለጋራ አንድ ላይ ሆነን ቁጭ ብለን ማታ ጎን ለጎን ቁጭ ብለን ተቃቅፈን ኮኮቦችን ስንመለከት በጣም ደስ ይለናል። ኮከቦችን መመልከት በጣም እንወዳለን። ኮከቦች የተለያዩ አይነት ኮከቦች አሉ በውፍረታቸው በቅጥነታቸው እንዲሁም በመጠናቸው በቅርጻቸው እንዲሁም ኮከቦች የተለያየ አይነት ባህሪ አላቸው። በባህሪያቸው የተለያየ የተለያየ ኮኮቦች አሉ ከዛ አንፃር ቁጭ ብለን ስንመለከት ስለ ኮኮቦች የተለያዩ አይነት አመለካከቶች ይመጡልናል። ሳይንስ ብዙ ብዙ ስለ ኮከብ ተብሏል ኮከቦች ብዙ ብዙ ጥቅም አላቸው ለሰው ልጆች። እኛም ያንን በመመልከት ከሰው ጋር ከሰው ልጅ ጋር ከህይወት አኗኗር ጋር ያለውን ቁርኝት ከጓደኛዬ ከፍቅረኛዬ ጋር ቁጭ ብለን ተቃቅፈን በአንድ ላይ ሆነን ኮከቦችን ስንመለከት እንውላለን። ኮከቦችንና ጨረቃዎች አንድ ላይ ሆነው የሚያደርጉትን የብርሃናት ለሰው ልጅ ምድርን እንዴት እንደሚያብቡ እና ሰማያችንን እንዴት አስውበው እንዳሉ ስንመለከት በጣም ትልቅ ደስታ ይሰማናል። እና ኮኮቡን መመልከት ሁልጊዜም የዘወትር ተግባራችን አድርገን ይዘነዋል እሱ ብቻ ሳይሆን ኮኮብን መመልከት ልክ እንደ አንድ ጥሩ መዝናኛ አድርገን የወሰድነው። እኔ እና ጓደኛዬ በይበልጥ ሁልጊዜም እሁድ እሁድ ያው የእረፍት ቀን በመሆኑ ማታ ማታ እኔ እና እሷ እንድ ላይ ሆነን ኮከቦችን ስንቆጥር ኮከቦችን ስንመለከት ለኮከቦች የተለያየ አይነት ስም ስናወጣላቸው እንቆያለን። እና ኮኮቦች በጣም ደስ ይሉኛል በጣም እወዳቸዋለሁ። የተለየ ስሜት የተለያየ ከሰው ጋር መቀራረብ እንዲኖረኝ እኔም ከፍቅረኛዬ ጋር መቀራረብ እንዲኖረኝ ጊዜ እንዲኖረኝ ከልጅቷ ጋር እንዳወራ ብዙ ብዙ የፍቅር ነገሮችን እንድገላለጽ ያገዙኝ ኮከቦች ናቸው። እና ኮከቦችን ከዚህ ከፍቅረኛዬ ጋርም ስላገናኙኝ ትልልቅ ነገሮችንም ስላገኘሁበት ኮኮቦችን መመልከት በጣም እወዳለሁ። የዘወትር ተግባሬም አድርጌ ይዤዋለሁ። እሱ ብቻ ሳይሆን ድሮ የማውቃቸውን ጓደኞቼን በአሁኑ ጊዜ ልንገናኛቸው ወይንም ደግሞ ረጅም ሩቅ ቦታ ያሉ ጓደኞቼን ትዝታ ያመጣብኛል። እና ከዛ ከዛ አንፃር ኮከቦችን መመልከት በጣም እወዳለሁ

መተግበሪዎችን መተግበሪዎችን ታወርዳለህ? የሚል ጥያቄ ነው። አሁን መተግበሬዎችን አዋርዳለሁ። ብዙ ብዙ መተግበሬዎች አሉ፤ ለስራ የሚጠቅሙ ለመዝናኛ የሚጠቅሙ፣ ለብዙ ለብዙ ለስራዎች የሚጠቅሙ፣ ለህፃናት የሚጠቅሙ፣ ለሽማግሌዎች ላዋቂዎች የሚጠቅሙ፣ ለስራ የሚጠቅሙ መተግበሪዎች አሉ። በአሁኑ ጊዜ ብዙ ብዙ መተግበሪዎች እየበዙ መጥተዋል። እንግዲህ ራስን ለማዝናናት የሚጠቅሙ መተግበሪዎች አሉ። እንግዲህ በጣም ብዙ ብዙ መዝናኛዎች እንግዲህ የምናገኘው ከእነዚህ መተግበሪያዎች ነው። እና መተግበሪያዎችን በብዙ ምክንያት በብዙ ነገር አወርዳቸዋለሁ። እና መተግበሪዎች በጣም ጥሩ ነገር ናቸው። ለሰው ልጆች በጣም ብዙ ብዙ ጥቅም አላቸው መተግበሪያዎች። ከዛም የተነሳ በስልኬ አወርዳለሁ፤ ለሰው ልጅም አወርዳለሁ አወርድልኝ እየተባልኩ። እና መተግበሪዎች በጣም ትልቅ ጥቅም አላቸው። ከዛ በመቀጠል መተግበሪዎች ምን ምን እንደሆኑ ለመጥቀስ ያህል ለምሳሌ ቲክቶክ የቻይናው፣ ኢንስታግራም አለ፣ እንዲሁም ሊንክድኢን አለ፤ ስናፕ ቻት የሚባል አለ፤ ፌስቡክ አለ፤ ቴሌግራም የሚባል አለ። ቲክቶክ የሚባል አለ። ኤክስ አለ ቲውተር የሚባል አለ። ብዙ እነዚህ ጌሞችም አሉ። እና የተለያዩ አይነት መተግበሪዎች አሉ። ብዙ ብዙ ለሰው ልጆች የሚጠቁሙ እንደ ዩቲዩብ አይነት መተግበር አለ። ጎግል አለ። በጣም ብዙ ብዙ እንጥቀስ ከተባለ ብዙ አይነት መተግበሪያዎች አሉ። እና ከነዛ ውስጥ አብዛኞቹን እጠቀማቸዋለሁ። አብዛኞቹን አወርዳቸዋለሁ። እና እንደው ለመጥቀስ ያህል ለመዝናኛነት ከሚጠቅሙን መተግበሪያዎች ውስጥ አንዱ እንደ ቲክቶክ፣ እንደ ፌስቡክ አይነቱ፣ እንደ ኢንስታግራም አይነቱ እንደዚህ እነዚህ መተግበሪያዎች በጣም ለመዘናኘት ይጠቅማሉ። ዩቲዩብ የሚባለው መተግበሪያም እንደዚሁ በጣም በጣም ይጠቅማል። ለመዝናኛነት የሚጠቅም መተግበሪያ ነው። ከዛም በተረፈ በጣም በጣም የሚጠቅም መተግበሪያም ሌሎች አሉ። እንደ ሊንክዲን አይነት፣ እንደ አፕወርክ አይነት መተግበሪያዎች ደግሞ የተለያዩ አለማችን ላይ ያሉ ትልልቅ ስራዎችን ከትልልቅ ድርጅት ቀጣሪዎች ጋር ለመገናኘት የሚጠቅሙን ጥሩ ጥሩ ክፍያ የሚያስገኙ ስራዎችን እንድናገኝ የሚያግዙን መተግበሪዎች ሁለቱ በጣም ወሳኝ ናቸው። እንደ ኔትፍሊክስ አይነት መተግበሪያዎች ደግሞ ለመዝናኛነት የሚጠቅሙ መተግበሪያዎች ናቸው። የፊልም ማውረድ የምንችልባቸው መተግበሮች ናቸው። እንደ ዩቲዩብ የሚባል መተግበሪያ ደግሞ ያው ቪዲዮዎች እየለቀቅን ቪዲዮ የምንሰራበት ለህይወታችን የምን ስራ የምንሰራበት መተግበሪያዎች ናቸው። ደግሞ እነሱ እና ብዙ ብዙ መተግበሪዎች አሉ። እና እነዚህን ማለት እፈልጋለሁ። እና ብዙ ብዙ መተግበሪያዎች አሉ። እና ይሄን ልል እወዳለሁ። ከዚህ ውጪ ልል የምችለው ብዙ ብዙ ሰለ መተግበሪያ የሚወሩ ነገሮች አሉ። እኔ ግን በአጠቃላይ መተግበሪዎችን ታወርዳለህ የሚለው ጥያቄ አዎ መተግበሪዎችን አወርዳለሁ ማለት እፈልጋለሁ። መተግበሪያዎችን በደንብ ነው የምወደው። መተግባሪያዎችን በደንብ ነው የምጠቀመው። መተግበሪያዎችን በጣም መጠቀም በአሁኑ ጊዜ ዘመናዊነት ነው። ቀድሞ መገኘት ነው። ቀድሞ መገኘት ደግሞ ማለት ለህይወት ትልቅ ትርጉም ነው ያለው። እና ዘመናዊነትም ነው። ህይወትንም ያሻሽላል። እና መተግበሪዎች ትልቅ ትርጉም አላቸው። ህይወታችን ላይ ጥሩ አሻራ ያሳርፋለሁ። እና መተግበሪያዎችን ማውረድ አለብን። እኔም መተግበሪያዎችን አወርዳለሁ።

ከፀሀይ እንዴት ትጠበቃለህ? ይላል ጥያቄው ከፀሀይ በብዙ በብዙ አይነት መልኩ እጠብቃለሁ። ለምሳሌ ዣንጥላ በመግዛት እና ዣንጥላ በማጥላት ከፀሀይ እጠበቃለሁ። እንዲሁም ከፀሀይ ለመጠበቅ በሌላ መልኩ ላደርገው የምችለው ነገር ከፀሀይ እንዴት ትጠበቃለህ ይላል ጥያቄው? ከፀሀይ በብዙ በብዙ አይነት መልኩ እጠብቃለሁ ለምሳሌ ዣንጥላ በመግዛት እና ዣንጥላ በማጥላት ከፀሀይ እጠበቃለሁ። እንዲሁም ከፀሀይ ለመጠበቅ በሌላ መልኩ ላደርገው የምችለው ነገር ለምሳሌ ዣንጥላ በመግዛት እና ዣንጥላ በማጥላት ከፀሀይ እጠበቃለሁ። እንዲሁም ከፀሀይ ለመጠበቅ በሌላ መልኩ ላደርገው የምችለው ነገር ያው ብዙ ሰው ሊያደርገው የሚችለው በቤት ውስጥ መሆን። እንዲሁም በመንገድ ላይ እየሄድኩ ከሆነ ያለሁት ከፀሀይ ልትጠብቅ የምችልበት ምክንያት ሌላው ዛፍ ስር በመሆን ከፀሀይ ልጠበቅ እችላለሁ። ያው ፀሀይ በጣም በምታቀጥልበት ጊዜ ከላይ እኛው ያለውን ጭንቅላታችንን በጣም ትጎዳለችና ከፀሀይ ልንጠብቅ ይገባናል። እንግዲህ በሰውነታችን ላይ ብዙ የጤና ችግር ሊያመጣብን ይችላል። ፀሀይ ከብደት የፀሀይ አለመጠበቅ በጣም ከፍተኛ የጤና ችግር ሊያመጣ ስለሚችል ከፀሀይ መጠበቅ በጣም አስፈላጊ ነው። እና አብዛኞቻችን የሀገራችን ወንዶች ዣንጥላ አንጠቀምም ዣንጥላን ለሴት ብቻ ብለን የምናስበው ነገር አለ። ነገር ግን ያ ነገር መሆን የለበትም ብዬ አምናለሁ። እና ከዛ ከዛ አንፃር ከፀሀይ እንዴት ትጠበቃለህ በሚለው ጥያቄ? ከፀሀይ የምትጠበቀው ዣንጥላ በመያዝ ቤት ውስጥ በመግባት እንዲሁም ዛፍ ስር በመጠለል ነው። እና ከፀሀይ እንደዚህ ከዚህ ምክንያት ከፀሀይ እጠብቃለሁ ማለት ነው። እና ከፀሀይ ካልተጠበቀ አንድ ሰው ግድ ሊቀነጭር ይችላል። ፀሀይ በአግባቡ ሲሆን ጥሩ ነው። ፀሀይ ላይ ያላስፈላጊ ወይን ደግሞ ጊዜው የበዛ ፀሀይ ላይ ማሳለፍ ለጤና ጠንቅ ነው። በጣም የሚመከር የፀሀይ አይነት አለ እሱም የጠዋት ፀሀይ ነው። ከማለዳ ወጣ ከአስራ ሁለት ሰዓት ወጣ እስከ አንድ ሰዓት እስከ አንድ ሰዓት ድረስ ወይም ደግሞ እስከ አስራ ሁለት ሰዓት ተኩል ድረስ ባለው ጊዜ ውስጥ ያለችው የፀሀይ ጥሩ ነች። ከዛ ባለፈ ግን ይሄ ቀን ላይ ቀትር ላይ ያለው የፀሀይ ሁኔታ ለጤና ጥሩ አይደለም። እና ለጤናም ጠንቅ ስለሆነ ይሄንን የፀሀይ ጊዜ ዛፍ ስር ጥላ ስር ወይንም ደግሞ ዣንጥላ ይዞ በመጠለል በመጠበቅ ማሳለፍ ግዴታ ነው። በአጠቃላይ ከአምስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ ያለው የፀሀይ የአየር ሁኔታ የሰውን ልጅ ያቃጥላል እና ይጎዳል ብዬ አስባለሁ

የዝናብ ውሃ ትሰበስባለህ የሚል ጥያቄ ነው። አሁን ደግሞ የዝናብ ውሃ አዎ እሰበስባለሁ የዝናብ ውሃ ብዙ ብዙ ነገሮች ይጠቅማል እና ከዛም አንፃር ከሚጠቅሙት አንፃር ተነስቼ ለምን እንደምሰበስብ መናገር እፈልጋለሁ። የዝናብ ውሃ ያው ለብዙ ነገሮች ይጠቅማል በአካባቢያችን። እንግዲህ ውሃ በአብዛኛው ይጠፋልና ከዛም ከመጥፋቱ የተነሳ የዝናብ ውሃን የምሰበስብበት ምክንያት። ለተለያዩ አገልግሎቶች ስለሚውል ነው ከዛም አገልግሎቶች ውስጥ አንዱ ልብስ ለማጠብ ስለምንጠቀምበት እንግዲህ የዝናብ ውሃን እሰበስባለሁ። ከዛም ባለፈ እቃዎችን ስለማጥብ እቃዎችን ለማጠቢያ ስለምጠቀምበት የዝናብ ውሃን ለዛ ለዛ እሰበስባለሁ። በመቀጠል የዝናብ ውሃን የምሰበስብበት ምክንያት። ደግሞ እንስሳቶችን ምግብ ለማብላት የምግብ ለማዘጋጀት ለእንስሳቶች የዝናብ ውሃን እሰበስባለሁ። የዝናብ ውሃ የምሰበስበው በምን እንደሆነ ለማስረዳት ያክል። ያው የዝናብ ውሃ በእንደዚህ ሰፋፊ በሆኑ እቃዎች እንደ ታንከር አይነት በሆኑ እቃዎች ውስጥ እሰበስባለሁ። በቆርቆሮ በቤት ላይ በሚወርድ በቆርቆሮ ላይ በተሰራ መንጮራሪ የሚባል የዝናብ መውረጃ ላይ በመጠቀም እዛ አካባቢ ላይ ያንን ዝናብ ውሃ ማጠራቀሚያ እቃ በማስቀመጥ ያው ውሀወችን እሰበስባለሁ ወሀወችን አጠራቅማለሁ ማለት ነው። እና ከዛ ከዛ አንፃር የዝናብ ውሃ በመሰብሰቤ የተለያየ አገልግሎቶች እጠቀማለሁ የተለያዩ ነገሮችን አገልግሎቶችን አደርግበታለሁና ብዙ ብዙ ነገሮችን እሰራበታለሁ ማለት እፈልጋለሁ። የዝናብ ውሃ ለብዙ ለብዙ ነገሮች ይጠቅማል ብዬ እላለሁ። እና ይሄ ነው የዝናብ ውሃ እሰበስባለሁ ወይ ለሚለው ጥያቄ? አዎ የዝናብ ውሃ ሰበስባለሁ ማለት እፈልጋለሁ። እንግዲህ ብዙ ሰዎች በአካባቢያችን የዝናብ ውሃን ለተለያዩ አገልግሎቶች ይጠቅሙበታል። እና የተለያዩ ሰዎች ዝናብን ውሃ ይሰበስባሉ በገጠራማው ክፍል ደግሞ ወሀ የሌለበት አካባቢ የዝናብ ውሃን ሰብስበው ለመጠጥነትም ለምግብነትም ጭምር ይጠቀሙበታል። እና እኔ ግን ባለሁበት በእኔ አካባቢ ግን የምጠቀምበት ለልብስ ማጠቢያና ለእቃ ማጠቢያ ነው ይሄን ማለት እፈልጋለሁ። አስር

ስትታመም ከስራ ትቆያለህ ለሚለው ጥያቄ? አዎ ስታመም ከስራ እቆያለሁ እና ይሄን በማድረጌ ብዙ ብዙ በጣም ላላመታመም እና በሽታው እንዳይብስብኝ አደርጋለሁ። እና ስታመም ከስራ እቆያለሁ። ግን ማንኛውም ህመም ስላመመኝ ብቻ ከስራ አልቆይም እንደየ ህመሙ ይወሰናል። ያው በጣም የከበደ ህመም ለመሄድ የሚያስቸግር እና እዛ ቢሮ ቢሄድም ስራ ቢሄድም ስራዬን ሊያሰራኝ የማይችል ህመም ከሆነ ብቻ ከስራ እቀራለሁ። እንጂ ከዛ ውጪ ህመም አሞኛል ብዬ ዝም ብሎ ማንኛውም ህመም ገና ትንሹም ህመም ስላመመኝ ገና ከስራ አልቀርም። ያው ብዙ ያው ስራ ስንሰራ በብዙ አጋጣሚ ሰው ልጅ ህመም ያመዋል እና ከስራ የሚቀርበት ብዙ ብዙ ምክንያቶች አሉ። ያው ከስራ የሰው ልጅ ከሚቀርበት ምክንያቶች ውስጥ አንዱ ህመም ነው። ያው በህመም የሰው ልጅ ከስራ ብቻ ሳይሆን ከብዙ ነገሮች ይቀራልና። እኔም በህመም ከስራ እቀራለሁ እቆያለሁ። እና ይህን ለማለት ያክል ነው። ከዛ ባለፈ ግን ከበድ ያለ ህመም ካልሆነ በስተቀር። ስራ ቦታ በመሄድ ስራዬን እየሰራሁ ህመሜን አስታምማለሁ። የተለያዩ ምግቦችን በመብላት በተለይ ደግሞ ህመም የሰው ልጅ ሲታመን በጣም የሚመከረው ፍራፍሬዎችን መጠቀም ስለሆነ እኔም ከዛ አንፃር ህመም ሲያመኝ ፍራፍሬዎችን አብዝቼ እጠቀማለሁና። ከዛ ከዛ አንፃር የሰው ልጅ ህመም ሲያመው ፍራፍሬዎችን አትክልቶችን አጥብቆ ቢመገብ ለጤናው ጥሩ ነው። ህመሙንም ያስታግስለታል ብዬ አስባለሁና ህመም በጣም በጣም ጥሩ ነገር ነው ማለት እፈልጋለሁ። እና ከዛ ከዛ አንፃር ህመማችንን ለማስታመም ህመማችንን ለማከም ከህመማችን ለመዳን ማድረግ ያለብን ይሄን ነው ለማለት እፈልጋለሁ። እና ከዛ ከዛ አንፃር ያው ብዙ ብዙ ማለት ይቻላል። ስለበሽታ ግን ያው ብዙ ብዙ አደገኞች በሽታዎች አሉ። ግን እኔ በህይወቴ እንደዚህ ከባባድ በሽታዎች አጋጥመዉኝ አያውቁም። አንድ ጊዜ ብቻ ከስራ ያስቀረኝ ህመም አለ። ወባ የሚባል የህመም አይነት ይዞኝ ከስራ ቀርቻለሁ። ከዛ ውጪ እመም አሞኝ የቀረሁበት ጊዜ የለም። ይሄን ለመናገር ያህል ነው። እና በተረፈ ሌላ የቀረ እንደዚህ ከስራ የቀረዉበት ያስቀረኝ የህመም አይነት የለም። ለማለት ያክል ነው።